በስራ ሰዓት ጊዜ እንግዲህ የተለያዩ የእረፍት ጊዜያት አሉ የሻይ እረፍት አለ የምሳ እረፍት አለ። የምሳ እረፍት ከሻይ እረፍት ትንሽ የጊዜ መጠኑ እርዝማኔው ረዘም ያለ ነው። እኔ በምሰራበት መስሪያ ቤት ላይ ከስድስት ሰዓት ተኩል እስከ ስምንት ሰዓት ድረስ ያለው ጊዜ የምሳ የእረፍት ጊዜያችን ነው። ነገር ግን አብዛኛው ይሄ የእረፍት ጊዜያችን የሚያልፈው በጉዞ ላይ ነው። ወደ ሰርቪስ የምንሄደው ወይም ወደ ቤታችን ወደሚያደርሰን የመጓጓዣ መኪና የምንሄደው። ስድስት ሰዓት ተኩል ላይ ነው ልክ ስድስት ሰዓት ተኩል ሲል ካለንበት ከስራ ቦታችን የሚያጓጉዘን በተቋሙ የተመደበው መኪና ይወጣል። ይህ መኪና እስከ የምንሰራበት እስከ ቤታችን ድረስ ለመሄድ ቢያንስ ከሃያ ከሰላሳ ደቂቃ በላይ ይፈጅበታል። ይሄ ተደማምሮ ሰባት ሰዓት አካባቢ ቤታችን ላይ እንደርሳለን በትክክል ቤታችን ቁጭ የምንለው እረፍት የምናደርገው ሰባት ሰዓት ላይ ነው። ሰባት ሰዓት ላይ እንደደረስን የምሳ መመገብ ስላለብን ምሳ እንመገባለን በዚህ ሰዓት ቤት ውስጥ የቤት ሰራተኛ ወይም ደግሞ ሌላ ሰው ምግብ አዘጋጅቶ ካልጠበቀን በቀር በጣም ከባድ ነው ሰርቶ መብላት አይቻልም። ወይም ጠዋት የተዘጋጀውን አሙቆ መመገብ እንኳን የሚያስችል ጊዜ የለንም። ስድስት ሰባት ሰዓት ላይ ምግብ እስከ ሰባት ሰዓት ከአስር አካባቢ ባለው በአስሩ ደቂቃ ውስጥ በፍጥነት ምግባችንን እንመገባለን። ምሳችንን እንደበላን ሰባት ሰዓት ከሃያ አካባቢ ሲል ለአስር ደቂቃ ካረፍን በኋላ ቀጥታ ደግሞ ሰርቪሱ ሰባት ሰዓት ተኩል ቀጥታ ወደ መስሪያ ቤታችን ይዞን ስለሚመለስ ሰባት ሰዓት ተኩል ላይ ፌርማታችን ላይ ሄደን መጠበቅ አለብን። ስለዚህ ያለችን ጊዜ ከሰባት ሰዓት እስከ ሰባት ሰዓት ከሃያ ያለችው ሃያ ደቂቃዋ ብቻ ናት ቤታችን ውስጥ የምናርፍባት ጊዜ። ሌላው በጉዞ የምናሳልፈው ጊዜ ነው። ብዙ ጊዜ በጣም አስቸጋሪና ለአእምሮም የሚከብድ አሁንም መሄድ መመለስ መሄድ መመለስ የሆነ የህይወት ውጣ ውረድ አለበት። ይሄ ምሳ ሰዓት ረዘም ያለ ጊዜ ሆኖ ሰው የሚያርፍበት ምግብም አብስሎ የሚበላበት ሻይ ቡና የሚጠጣበት ከቤተሰቦቹ ጋራም የሚጫወትበት የሆነ ጊዜ ያስፈልገዋል ቢያንስ ለአንድ ሰዓት ያህል ወይም ለሰላሳ ደቂቃ ያህል ቤተሰቡ ላይ የሚያሳልፈው ጊዜ ቢኖር ደስ ይላል። እኛ ላይ ያለው ግን ከዛ የተለየ ነው። ቤተሰባችንን ልጆቻችንን ተንከባክበን መሄድ የምንችልበት ጊዜ የለንም በጣም አጭር የሆነችና የተጣበበች ጊዜ ናት። እንደውም ምግብ አዘጋጅቶ የሚጠብቀን ሰው ከሌለ ሳንበላ ሁሉ የምንመለስበት አጋጣሚ ሊኖር ይችላል። ምክንያቱም በዚች በአስር ደቂቃ ውስጥ ምግብ አብስሎ ለመመገብ ጊዜ የለውም በጣም አጭር ጊዜ ናት። ደግሞ የሚገርመው ሰርቪሱ ከሄደ ሄደ ነው ፌርማታችን ላይ እሱ በሚደርስበት ጊዜ ካልደረስን ቀጥታ ጥሎን ነው። የሚሄደው ስለዚህ ከዚህ ከቤታችን እስከ መስሪያ ቤት ድረስ ደግሞ የአርባ ደቂቃ ጉዞ ተጉዞ በዛ ላይ ስራ መስራት በጣም አድካሚ ስለሆነ ብዙ ጊዜ ያለን ምርጫ ቶሎ ብሎ ሮጦ እዛ ፌርማታ ላይ መጠበቅ ነው

ምግብ ማብሰል እችላለሁ ይህንን የለመድኩት ከልጅነቴ ጀምሮ ነው። እናቴ ወደ ገበያ ስትሄድ ከዛ ገበያ ላይ ምታሳልፈው ግዜ ረጅም ግዜ ነው። ገበያ ላይ የምትሸጠው የምትለውጠው ስለነበረና ንግድም ትነግድ ስለነበረ። ጠዋት የሄደች የምትመለሰው ማታ ነው። ስለዚህ እናቴ ከገበያ ተመልሳ ቤት በምትመጣበት ጊዜ ለእሷም ምግብ አብስዬ መጠበቅ ነበረብኝ። ይህን አድርግ የነበረው ገና የአሥራ ሶስት አመት የአሥራ አራት አመት ልጅ እያለሁ ነው። ስለዚህ ከገበያ እናቴ ስትመጣ ምግብ አዘጋጅቼ ወጥ ሰርቼ ጎመን ከትፌ የተለያዩ አትክልቶችን ከታትፌ አዘጋጅቼ እጠብቃት ነበር። ምናልባት በልጅነት ግዚያችን የምንሰራው ምግብ ቅደም ተከተሉን ያልጠበቀ ሂደቱን ያልጠበቀ ስለሆነ ላይበስል ጨው እንደ እንደሚፈልጉት የጨው መጠን ላይሆን ወይ ሊበዛ ወይም ደግሞ ሊያችል ይሆናል። ያም ሆኖ ይህ ግን ምግብ አዘጋጅተን እንጠብቅ ነበር። እናታችንም ይህንን አድርገን ስንጠብቅ ታበረታታን ነበር። እሰይ ልጆቼ ትለን ነበር። ይህንን ስለምትለን በጣም ደስ ይለን ነበር። የምናበስለው ምግብ የምንሰራው ምግብ ምርቃት የሚያስገኝ ስለሆነ በደስታ እንሰራው ነበር። ከዚያ ጀምሮ እንግዲህ ከፍ እያልኩ ስሄድ ደሞ በትምህርት ሂደት ከቤተሰቦቼ ራቅ ወዳለ ቦታ የሶስት ሰዓት የእግር ጉዞ ይወስድ። ከነበረ ራቅ ካለ ቦታ የሁለተኛ ደረጃ ትምህርቴን ለመማር በሄድኩበት ጊዜ ደግሞ ሙሉውን ሳምንቱን በሙሉ የምመገበውን ምግብ ጠዋትም ማታም አዘጋጀ የነበር ራሴ ነኝ ስለዚህ። ምግብ የሚጣፍጠው ምን ሲሆን ነው ሲበስል ነው ዘይት ሲጨመርበት ነው። ጨው ሲጨመርበት ነው ሽንኩርቱ በአግባቡ ሲቁላላ ነው ሽንኩርቱ ሲበዛ ነው። ውሃው መቼ ነው መጨመር ያለበት ምን ያህል ውሃ መደረግ አለበት? የሚመጠነው በርበሬ ምን ያህል ማንኪያ ነው? ወዘተ የሚሉትን ነገሮች በጊዜ ሂደት እየለመድኩትና የጣፈጠ ምግብ ማዘጋጀት ጀመርኩ። ከዚያም ቀጥሎ ወደ ሁለተኛ ደረጃ ትምህርቴን ጨርሼ ወደ ኮሌጅ ትምህርት በምሄድበት ጊዜ እንደዚሁ ኮሌጅ ስማር ደረቅ እንጀራ እየገዛው ወጥ ራሴ እየሰራሁ እመገብ ነበር። ከዚያም ከፍ ብሎ ደግሞ የስራ እድል አግኝቼ ስራን በገባሁበት ግዜ በወንድ ላጤነት ወጥ ራሴ እያዘጋጀሁ እየሰራሁ እመገብ ነበር። ከዚህ በተጨማሪ የፓስታ የመኮረኒ የሩዝ እነዚህንም ሁሉ ስራዎች በአግባቡ እሰራ ነበር። እንዳውም ከፍ እያደረኩም ዳቦ በመጥበሻ እየጠበስኩ ሁሉ ዳቦ እስከመጋገርም የሚደርስ የማብሰል ልምምድ አድርጌያለሁ። ስለዚህ አሁንም ድረስ ቢሆን ልጆቼን ቤተሰቦቼን እንደዚሁ ምግብ እያበሰልኩ አበላቸዋለሁ። ከሰኞ እስከ አርብ በሚሆንበት ግዜ ጠዋት ጠዋት ለልጆች ቁርስ እቆጥርላቸዋለሁ ይህንን የማደርገው ደግሞ ራሴ አብስዬ ነው። ምሳ ሰዓት ላይም እንደዚሁ እሰራለሁ። በጣም ድካም በሚሰማት ጊዜ ባለቤቴም እሷን ማሳረፍ ስላለብኝ የጋብቻም አንደኛው ትርጉሙ መረዳዳት ስለሆነ እሷንም ምግብ በማብሰል አግዛታለሁ። እንጀራ መጋገር ካልሆነ በቀር ሌላውን ማንኛውንም አይነት ምግብ ስራ እሰራለሁ

ቀትር የሚባለው በኢትዮጵያ የሰዓት አቆጣጠር የምሳ ሰዓት ነው። ሰው ቢያንስ ሶስት ነገሮች በሶስት ጊዜያት ውስጥ ይመገባል የመጀመሪያው ጡዋት ላይ ያለው የጡዋት ምግብ ነው። ይሄ የቁርስ ተብሎ የተሰየመ ነው ቀጥሎ ቀትር ላይ ያለው የምሳ ሰዓት ምግብ ነው። ከዚያ ቀጥሎ በሶስተኛ ደረጃ ላይ የእራት ሰዓት ወይም ምሽት ላይ የምንመገበው ምግብ አለ። በራትና በምሳ መካከል ግን አስራ አንድ ሰዓት አካባቢ ሰዎች መክሰስ የሚል ስም ሰጥተው የሚመገቡት አለ። እኔ ይሄንን አልደግፈውም እኔ ጡዋት ጡዋት በአግባቡ ከበላው የምሳ ሰዓትን የምዘልበት ጊዜ ሊኖር ይችል ይሆናል። በስራ ሂደት ምክንያት ወይም በጾም ምክንያት የምሳ ሰዓትን የምዘል ከሆነ ከስራ እንደተመለስኩ ወይ የራት ሰዓት ላይ ልመገብ እችላለው። ስለዚህ ቃትር ላይ ጾም በማይሆንበት ጊዜ በቀትር ወይም በምሳ ሰዓት የምመገበው ምግብ የተለየ ምግብ የለኝም። ለምሳ ሰዓት ብዬ የማዘጋጀው የተለየ ምግብ የለም። ምን ጊዜም ቢሆን እንጄራ በወጥ እንመገባለን ወጡ ግን እንደየቀኑ የተለያየ ወጥ ሊሆን ይችላል። ሽሮ ወጥ ሊሆን ይችላል ድንች ወጥ ሊሆን ይችላል ምስር ሊሆን ይችላል የስጋ ወጥ የሚሆንበት አጋጣሚ ሊሆን ይችላል። እነዚህ እንደየጊዜውና እንደየሁኔታው የተለያዩ ምግቦችን እናዘጋጃለን። በዚህ ወጥ ላይ ደግሞ አንዳንድ የሚጨመሩ አትክልቶችም አሉ እንደ ጎመን ጥቅል ጎመን የሀበሻም ጎመን ሊሆን ይችላል ሰላጣ ሊሆን ይችላል ሌሎችም እንደ ቆስጣ ያሉ ቲማቲም ቃሪያ የመሳሰሉት ሁሉ አብረው ተጨምረው ተዘጋጅቶ ሊቀርቡ ይችላሉ። ምሳ ሰዓት ላይ ይሄ የሚባል ወጥ የሆነ ሁልጊዜ ተመሳሳይ የሆነ ምግብን አልመገብም። ነገር ግን እንደየሁኔታው እንደሚያስፈልገኝና እንዳስፈለገኝ እንደተመኘሁትና ፍላጎቴ እንደሆነ ምግብ እያዘጋጀው ግን መመገብ ስለምፈልግ ምሳ ሰዓት ላይ የምመገበው ምግብ እንደየሁኔታው የተለያየ ምግብ ነው። ስለዚህ አጠቃላይ ግን ምሳ ሰዓት ላይ ጾም ካልሆነ በቀር በዚህ መልኩ የቀትር ሰአቱን የምግብ ክፍለ ጊዜ በዚህ አሳልፈዋለሁ ማለት ነው።

ቋንቋ ሰዎች ከሰዎች ጋር የሚግባቡበት ነው። ብዙዎች መግባቢያ ቋንቋ ነው መግባቢያ ሁሉ ቋንቋ አይደለም ይላሉ። ነገር ግን ሰውን እስከ እስከ አግባባ ድረስ ቋንቋ ላለመሆኑ ምንም አይነት ማስረጃ አይኖርም። ስለዚህ አንድ ሰው ከሌላው ሰው ጋራ ለመገናኘት የተለያዩ ቋንቋ ከሚችሉ ሰዎች ጋራ ሁሉ ለመግባባት እነዛ የሚሰሙትን ቋንቋ መናገርን ይጠይቃል። እኔ የምችለውን ቋንቋ ሌላው ሰው ላይችለው ይችላል። ስለዚህ ወይ በአስተርጓሚ ወይም ደግሞ በምልክት ልንግባባ እንችላለን። እኔ አሁን ባለሁበት ሁኔታ በተፈጥሮ ወይም በተወለድኩበት አካባቢ በሚነገረው ቋንቋ የአማርኛ ቋንቋ ላይ አፌን የፈታሁበት ቋንቋ ነው። የጎጃም አካባቢ ያለ ዘየ ያለው። የአማርኛ ቋንቋን እናገራለሁ ይሄ አፌን የፈታሁበት እናት ቋንቋዬ ነው ማለት እችላለሁ የምግባባውም በዚህ ነው ብዙውን ስራዎችንም የማከናውናቸው። የምፈልገውን ጉዳይ የምጠይቅም የማገኝም በዚህ መልኩ ነው። ከዚህ በተጨማሪ ደግሞ በትምህርት ያገኘሁት ሁለተኛ ቋንቋ አለኝ። ይሄ ሁለተኛ ቋንቋ አንደኛው እንግሊዘኛ ነው ሁለተኛው ደግሞ ግእዝ ነው። እንግሊዘኛ በትምህርት ሂደት ከአንደኛ ክፍል እስከ አስረኛ ክፍል ከዚያም በኋላ ዩኒቨርሲቲ እና ኮሌጅ ላይ ትምህርቱን ወስጄዋለሁ። ሙሉ የሆነ እንደ ሌሎቹ አፋቸውን በእንግሊዘኛ እንደፈቱ ሰዎች የመጽሐፍ የማንበብ የመናገር ችሎታ ባይኖረኝም ሌሎች የሚናገሩትን ለመረዳት ለሌሎችም መልእክት ለማስተላለፍ ግን ከባድ ሆኖ አላገኘሁትም። ስለዚህ በእንግሊዘኛም ለሌሎች ቋንቋ ለሌሎች እንግሊዘኛ ለሚናገሩ ሰዎች መልእክቴን ላስተላልፍ እችላለሁ የነሱንም መልእክት ልሰማቸው ጉዳያቸውንም ላዳምጣቸው እችላለሁ። ነገር ግን በእንግሊዘኛ ልክ አማርኛ ላይ እንዳለው ሁሉ ተመሳሳይ የሆነ ችሎታ አለኝ ብዬ አልናገርም። ሌላኛው ሶስተኛው ግእዝ ነው ግእዝም በትምህርት ያገኘሁት ቋንቋ ነው። ይሄ ቋንቋ እንደውም አዳም ከእግዚአብሔር ጋር ይነጋገርበት የነበረ። አለም በመጀመሪያ ደረጃ ትናገረው የነበረ ለአለም ሁሉ በመጀመሪያ ደረጃ የተሰጠ ግእዝ የሚባል ቋንቋ የሚል ታሪካዊ ጥናት አለ። ስለዚህ ግእዝ የመጀመሪያው ቋንቋ ነው ተብሎ ይታሰባል ይህ ቋንቋ በኢትዮጵያ አለ። የታወቀ ቋንቋ ነው። በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ በርካታ መጽሐፍት የተጻፉበት የዜማ የቅኔ የታላላቅ ልስፍና የጥበብ እነዚህ ሁሉ መጽሐፍት የተጻፉ በግእዝ ቋንቋ ነው። ከዚህ በፊትም ከግራኝ መሀመድ ወረራ በፊት በነበረው ጊዜ ኢትዮጵያ እንደ አንድ የስራ ቋንቋ የተጠቀመበት የነበረ ቋንቋ ግእዝ እንደሆነ ይነገራል። ሰዎች ፍርድ ቤት ሄደው በሚከራከሩበት ጊዜ ዳኝነት ይሰጥ የነበረው እነሱም ጉዳያቸውን ይጠይቁ የነበር በግእዝ ቋንቋ እንደሆነ መዛግብት ይናገራሉ። ስለዚህ ይሄ ቋንቋ በትምህርት ከአማርኛ ጋራ ከትግርኛ ጋራ ትንሽ የመቀራረብ ነገር አለው። ስለዚህ ይሄንን ግእዝ ቋንቋንም በመማር እንደዚሁ የተወሰነ መልኩ እችለዋለሁ ግእዝ ቋንቋንም ልክ እንደ አማርኛ በደንብ አድርጌ አውቀዋለሁ ብዬ አልናገርም። ነገር ግን ሌሎች የሚናገሩትን ለመስማት ለመጻፍም ብዙ የምቸገርበት ቋንቋ አይደለም

እድለኛ የሚባል ከብዙ ሰዎች መካከል እጣ የሚወጣለት ሰው ነው እኔ እንደዛ ያለውን ሰው ነው እድለኛ ነው ብዬ የማስበው። ከዚያ ውጪ ባለው ሂደት አንዳንድ ጊዜ አንተ እድለኛ ነህ እንዴት እዚህ ቦታ ላይ ገባህ ተብሎ ሰው ጥሩ የስራ ቦታ ላይ ሲቀመጥ እንደ እድል የሚቆጠርበት ጊዜ አለ ይሄ ግን እድል አይደለም። ያ ሰው እዛ ቦታ ላይ የተቀመጠው ተፈትኖ ነው ተፈትኖም ብቻ ሳይሆን ለዚያ ቦታ መጀመሪያ ያለው የትምህርት ዝግጅት ልምዱ ለዚያ ቦታ የሚመጥን ስለሆነ ነው። እድለኛ የሚባለው ግን ከዜሮ የሚነሳ ሰው ነው። እድል በእጣ መካከል ካሉት እጣዎች ከተጠቀለሉ እጣዎች መካከል አንደኛው ሰው ሲወጣ ድንገተኛ የሚወጣው ሰው ያ ሰው እድለኛ ነው ለምሳሌ ሎተሪ ይቆረጣል በሀገራችን ከመቶ ሃያ ሚሊየን በላይ ህዝብ አለ ይባላል ከመቶ ሃያ ሚሊየኑ ህዝብ መካከል ሃያ ሚሊየን እንኳን ሎተሪ የሚቆርጥ ቢሆን ከዚህ ከሃያ ሚሊየን ሰዎች ጋራ እጣ ተቀምጦልኝ እኔ የቆረጥኩት ቁጥር ከወጣ ከሃያ ሚሊዮኖች መካከል የወጣንልኝ አጣ ስለሆነ ይሄ እድለኛ ያሰኘኛል። በትምህርት ዝግጅቴ በልምድ የተወዳድሬ የማገኛቸውን ቦታዎች ግን እድለኛ የሚያሰኘው ነገር የለም። ስለዚህ አንድ ሰው እድለኛ ነው የሚባለው በዚህ መልኩ ነው። እኔ ብዙ ጊዜ እጣዎችን እቆርጣለው የብሄራዊ ሎተሪ የመደበኛ ሎተሪዎችንም እቆርጣለው የትንሳኤ ሎተሪ የእንቁጣጣሽ ሎተሪ ዝሆን ሎተሪ እድል ሎተሪ የሚባሉ ሁሉንም ሎተሪዎች አሁን ደግሞ በዲጂታል ላይ ኢትዮጵያ እያስቆረጠች ያለችውን አድማስ ሎተሪም ሳይቀር እቆርጣለሁ ነገር ግን እስከዛሬ ድረስ የወጣልኝ ትልቅ የምለው እጣ የለም። ስለዚህ እድለኛ ነኝ ብዬ መናገር አልችልም። አልፎ አልፎ ከዚህ በፊት ይወጣልኝ የነበረ ማስተዛዘኛ የሚባል ቁጥር አለ ማስተዛዘኛ ማለት እኔ ያወጣሁትን ብር የሚመልስ ማለት ነው ለምሳሌ በአስር ብር የቆረጥኩት እጣ የአስር ብር ምላሽ ይኖረዋል እንደነዚህ ያሉ አጣኦችን አግኝቼ አውቃለው ከዚህ ውጪ ግን የተሻለ ወአንደኛ እጣ ሁለተኛ እጣ ላይ ሶስተኛ አጣ ላይ ያሉትን እድሎች ግን አግኝቼ አላውቅም ስለዚህ እኔ በአጠቃላይ እንደዚህ ያሉ ነገሮች ላይ እድለኛ ነኝ ብዬ አላስብም። እንደውም እንደዚህ የሚጠቅሙ ለኔ የሚሆኑ ናቸው ብዬ የማስባቸው ነገሮች በእጣ አይወጡልኝም ስለዚህ እድለኛ አይደለሁም።

ያለ ደንበኞች ምንም የምንሰራው ስራ የለም እኔ የምሰራበት ቦታ የስራው ሁኔታም ከደንበኞቼ ጋራ እንድሰራ ያስገድደኛል ከደንበኞቼ ጋራ የምሰራቸው ልዩ ልዩ ስራዎች አሉ በመጀመሪያ ደረጃ ደንበኞቼ ክፍያ የሚከፍሉባቸው ወቅቶች አሉ እነዚህን ክፍያ የሚከፍሉባቸውን ወቅቶች ከማሳወቅ የሚከፍሉትን የክፍያ መጠን ከማሳወቅ እንደዚህም ደግሞ የሚከፍሉበትንም አካውንት ገቢ የሚያደርጉበትን አካውንት ከማሳወቅ የከፈሉበትንም ደረሰኝ አምጥቶ እስከማረጋገጥ ድረስ የሚደርስ የደንበኝነታችን ጥብቅ የሆነ የተሳሰረ ግንኙነት አለን ስለዚህ እያንዳንዱ ደንበኛ የሚሰራቸውን የሚያከናውናቸውን ተግባራት አስቀድሜ ማሳወቅ ስለሚኖርብኝ ይሄንን ይሄንን ስራዎች ስለምሰራ ከደንበኞቼ ጋራ በህብረት ተጋግዘን ተባብረን የምንሰራው ስራ ነው ያለው ስለዚህ ሁልጊዜም ቢሆን ደንበኛ ንጉስ ነው የሚባል አባባል አለ ያለ ደንበኛ የሚሰራ ምንም አይነት ስራ ስለሌለ ደንበኞች ከሌሉ እኛም ስራ አይኖረንም ብሎ ማሰብ ተገቢ ነው ምክንያቱም የምንሰራው ስራ ከእነሱ ጋራ የተገናኘ ስለሆነ እነሱን ማስደሰት እነሱን ማርካት እነሱን የተሻለ ነገር እንዲያገኙ መርዳት ማገዝ የሚጠይቋቸውን ጥያቄዎች መመለስ ውይይት በሚያስፈልጋቸው ጉዳዮች ላይ ደግሞ የጋራ የሆነ ውይይትን ተወያይቶ የጋራ የሆነ አቋም ላይ መድረስ ተመሳሳይ የሆነ ግንዛቤ እንዲፈጠር ማድረግ ይህንን ሁሉ የምናደርገው ደንበኞቻችንን ማክበር ስንችል ነው ደንበኞቻችንን ማክበር ካልቻልን በዚህ ዘመን ተወዳዳሪ መሆን አንችልም ምክንያቱም የእኛ ደንበኞች እኛን ትተው ሌላ ቦታ የመሄድ እድል አላቸው ካላቸው ሰፊ እድል መካከል ወደ እኛ እንዲመጡ ያስገደዳቸው የእኛ መስተንግዶ ሊሆን ይገባዋል እኛ በጥሩ ሁኔታ ካስተናገድናቸው ለእነሱ ጥያቄ ምላሽ ከሰጠናቸው በጎ በጎ የሆነ ነገር እያሳየን በአግባቡ ጥያቄዎቻቸውንም የሚያነሷቸውን ሀሳቦችንም የምንሰማቸው ከሆነ ከዛ ካለው መካከል አጥምደን ወደ እኛ አምጥተናቸዋል ማለት ነው ይሄ የእኛ ፍቅር እነርሱን እንደሳባቸው ያስረዳል። ይህ ባልሆነበት አጋጣሚ ግን ደንበኞቻችንን በአግባቡ የማናስተናግድ በጊዜ የማንገኝ የሚፈልጉትን ነገር የማናሟላላቸው ለሚጠይቁት ጥያቄ ምላሽ የማንሰጣቸው መወያየት ፈልገው የጋራ አቋም መያዝ ፈልገው እኛ ደግሞ ይሄ ውይይት አያስፈልግም ብለን የምንገፋቸው ከሆነ እነዚህ ሰዎች ይህንን እነሱ የሚፈልጉትን ነገር ወደሚያደርግላቸው ሌላ ተቋም መሄዳቸው አይቀርም ስለዚህ እነዚህን ሰዎች እነዚህን ደንበኞች እዚሁ ይዞ ለማቆየት ከእኛ ጋራ ለረጅም ጊዜ እንዲሰሩ ለማድረግ የግድ የነሱን ጥያቄ መስማት ፍላጎታቸውን ማዳመጥ ስሜታቸውን ማዳመጥ ከእኛ የሚጠበቅ ነው እለት እለት የእነሱን ያላቸውን ስሜት መከታተል መጋራት ተገቢነት አለው ስለዚህ እኔ ሁልጊዜም የምሰራ ከደንበኞቼ ጋራ ስለሆነ ደንበኞቼን ከማስደሰት ደንበኞቼን ጥያቄያቸውን ከመመለስ አንፃር ጥሩ ስራዎችን እየሰራሁ ነው ብዬ አስባለሁ

በመንግስት ስራ ያለ ሰው ቅዳሜና እሁድ የእረፍት ጊዜው ነው የብዙ መስሪያ ቤቶችም በተለይ እሁድ የግል ተቋማትም ሳይቀሩ እረፍታቸው ነው። ቅዳሜን የሚሰሩ ብዙ የግል ተቋማት አሉ ነገር ግን እሁድን በእረፍት ያሳልፋሉ። እኔ የምሰራበት መስሪያ ቤት ግን ቅዳሜና እሁድ የእረፍት ጊዜ ነው። ስለዚህ እነዚህን የእረፍት ጊዜያት ከሳምንቱ መካከል በልዩነት እመለከታቸዋለሁ። ምክንያቱም ቁጭ ብዬ ራሴን የማዳምጥበት ራሴን የምመረምርበት አእምሮዬን የማሳርፍበት ጊዜ ነው። ቅዳሜ እና እሁድ በመጀመሪያ ደረጃ የማደርገው ወደ ሃይማኖት ተቋማት ወደ ቤተክርስቲያን ሄጄ ቅዳሴ አስቀድሼ ጠበል ጠጥቼ እዛው የሚሰጠውን መክፈልት ቀምሼ ወደ ቤት እመለሳለሁ። ቅዳሜና እሁድ ይሄ የመጀመሪያ ስራዬ ነው። ስለዚህ ይሄን ካደረኩ በኋላ ቅዳሜ ወደ ገበያም የምወጣበት ጊዜ ስለሆነና የሳምንቱን የምንፈልጋቸውን አስቤዛ የምንገዛበት ስለሆነ ቅዳሜ ጉዳዮች ካሉኝና የምገዛቸው ነገሮች ካሉ ወደ ገበያ እሄዳለሁ። ወደ ገበያ የማልሄድ ከሆነ ወይም ጉዳይ ከሌለኝ ከቤት ቁጭ ብዬ መጽሐፍትን እያነበብኩ አንዳንድ የኦንላይን ስራዎችንም እየሰራሁ አሳልፋለሁ። ቪዲዮ እቀርጻለሁ ቪዲዮ አቀናብራለሁ ይህንንም ደግሞ ወደ ቻናሎቼ እጭናለሁ። ይህንን እያደረኩ በአግባቡ ዩቲዩብ ላይም ቲክቶክ ላይም ስራዎችን እሰራለሁ። ይሄንን ነው የማደርገው እሁድም በተመሳሳይ መልኩ እሁድ ብዙ ጊዜ በቤት አሳልፋለሁ። ግን አንዳንድ ጊዜ ቅዳሜ ስራ ላይ የሚያሳልፉ ጓደኞቼ የእረፍት ጊዜያቸው ስለሆነ ምናልባት ከእነርሱ እነርሱን ማግኘት እና ከእነርሱ ጋር መወያየት መጫወት መዝናናት የምፈልግ ከሆነ እነርሱ ሲደውሉልኝ ብቻ ወደ ከተማ ሄድና ከእነርሱ ጋር እገናኛለሁ። እነርሱ የማይደውሉና እነርሱ የተለየ ስራ ካላቸው በዚያ ጊዜ እኔ ከቤቴ አሳልፋለሁ ስለዚህ ቅዳሜና እሁድ ያለኝ አጠቃላይ ፕሮግራም እንደዚህ ነው የእረፍት ጊዜ ነው። ይህን የእረፍት ጊዜዬን የማሳልፈው በዚህ መልኩ ነው። የሆነ ጊዜ የጸጥታ ጊዜ ራስን የማዳመጥ ጊዜ ከሌሎች ርቆ ቤትን ዘግቶ ራስ ራስን ማዳመጥ ምንድነው? እያረኩ ነው። ወዴት ነው የምሄድ? ከዚህ ቀጥሎ ምን መስራት አለብኝ ራሴን ማሻሻል ያለብኝ በምን መልኩ የሚሉትን ነገሮች በሙሉ ለመወሰንም ለማዳመጥም ጊዜ የሚሰጠኝ ይሄ የእረፍት ጊዜዬ ነው

ጥሩ ጥያቄ ነው ሌሎችን ለማስተማር እችላለሁ ሌሎችን የተለያዩ ነገሮችን ላስተምር እችላለሁ ሙያዬም ነው። የተመረኩበትና በዲግሪ የሰለጠንኩበት የትምህርት የማስተማር ስነ ዘዴ አለኝ። ስለዚህ። በዚህ በትምህርቱን በሰለጠንኩበትም የትምህርት አይነት በርካታ ትምህርት ቤቶች ላይ ዞሬ አስተምሬያለሁ። አሁን ደስ የሚለኝና ባገኘው ብዬ የምመኘው አንዱ ስራ ማስተማር ነው። ሌሎችንም ማስተማር ደስ ይለኛል። እንዲገባቸው አድርጌ እስኪገባቸው ድረስም በአግባቡ አስረዳቸዋለሁ። እያንዳንዱን ነገር ደረጃ በደረጃ ማወቅ የሚገባቸውን ነገር ሁሉ እንዲያውቁ እረዳቸዋለሁ። አሁን በማስተማር ላይ የምገኘው መስመር ላይ ነው። በመስመር ላይ አስተምራለሁ። አንዳንድ መማር እሚፈልጉ ሰዎችን ስለ ዩቲዩብ አውቶሜሽን ስለ ቲክቶክ አውቶሜሽን እንደዚሁም ቪዲዮ እንዴት ኢዲት እንደሚደረግ አስተምራቸዋለሁ። ቪዲዮ ማቀናበር ከዛ በኋላ ይሄንን ያቀናበርነውን ቪዲዮ ደግሞ ወደ ዩቲዩብ ቻናል እስከመጫን ድረስ የሚያደርስ ስራዎችን እየሰራሁ እገኛለሁ። ይህንን እያስተማርኳቸው ያለው የማስተማሩ ችሎታ ስላለኝና ማስተማርም ደስ ስለሚለኝ ነው። በጣም ብዙዎች ይረዱኛል። የማስተምራቸው ነገር ይገባቸዋል። ስለዚህ እኔ እምሰራውን ለመስራት አይቸገሩም